የሰው ልጅ ሲኖር ያው በቀን ውሃ መጠጣት ያለበትን በትንሹ እስከ ሃያ ሌትር በትንሹ እስከ ሁለት ሌትር በቀን የመጠጣት ልምድ ነው ያለኝ። ውሃም ያው አስፈላጊ ነገር ስለሆነ ከዛም በላይ ቢወሰድ ችግር የለውም ተብሎ ይታሰባል። እኔ ግን እስከ ሁለት ሌትር እጠጣለሁ

አዎ ያው ከልዩነት ጀምረህ እስካሁን ድርስ እየዘገርከው እያወራኸው የምትመጣው ነገር ይኖራል። ለምሳሌ በተለይ በልጅነቴ የነበረህን ወኔ። ለሆነ ላላማህ የምቴድበት መንገድ ሁሉ በቃ ያንን ስታስበው እየዘከርከው የምኬደው ነገር ነው ምኮነው

አዎ ስሜቴ በተለይ ፊቴ ላይ ብዙ ቀን ይታያል። ምክንያቱም ስትናደድም ደስ ሲልም ወይ ፈገግ ትላለህ ወይ ትኮሳተራለህ። ወይ እኮሳተራለው ስለዚህ ስሜቴን በፊቴ ላይ መግለጽ እንደው በጣም ከፍተኛ

አዎ ምግቤን ለሌሎች ማካፈል ደስ የሚል ነገር ደስ የሚል ነገር ነው። በተለይ አብሮ መብላት የሚባለው ነገር በጣም የሚያስደስትና ምግብንም ቶቶሎ እንድንበላና ደስተኛ እንድንሆን የሚያደርገን ነገር ስለሆነ። አብሮ መብላት መጠጣት መጫወት አብሮ መብላት ለሰው ማካፈል ደስ የሚል ነገር ነው። ብለው እናስባለን

አዎ ሰንደል በብዛት ሰንደል ይለብሳል ለምሳሌ ያው በብዛት ቤት ስኮንና በሰፈራ ብንጥቅላቀስ በጊዜ የሚለበስ የጫማ አይነት ነው። እሱን በብዛት እለብሳለሁ ስራ ቦታ እስካልሆነ ድረስ፣ ቤት አካባቢ እና በሰፈር ዞር ዞር ስል እሱን እየለበስኩ ነው። የምትጠቀመው ሳንድሮን በደንብ የምለብሰው የጫማ

አዎ የተለያዩ ድርጅቶች የሚያዘጋጁትን ነገር በተለይ ስብሰባ ምክረ ሀሳብ እነዝህን እየተከታተልኩ ወደ ራሴ ህይወት የማመጣቸው ነገሮች ይኖራሉ። በተለይ እያንዳንዱ ትልቅ ድርጂቶች ልምድ ማካፈል እና የራሳቸውን ሰራተኞች ሌሎች ልምዳቸውን ሲያካፍሉ እየሄድኩ እከታተላለሁ አሪፍ ነገር ነው።

የምወደው የቀለም አይነት ሰማያዊ ነው በጣም የምወደው ከለር ነው። ቀለም ነው። እሱን ልብሴ ላይ የተለያዩ ደብተሮቸ ላይ በፊትም ቢሆን እንዲሁም እቤቴም የሆነ የምገዛቸው እቃዎች ሰማያዊ ቢሆኑ ደስ ይለኛል። ሰማያዊ ቀለም በጣም የሚያስደስተኝ እና ብለብሰው ሁሌ ደስ የሚለኝ የቀለማ አይነት ነው።

ሰአቶች ውስጥ ነው በጊዜ ከበላሁ ሌሊት ላይ ስለሚርብኝ በቢያንስ ከሁለት ሰዓት እስከ አራት ሰዓት ባሉ ሰአቶች ውስጥ ተመግቢ ወደ መኝታ እሄዳለሁ ማለት ነው። በጊዜ እምበላ ከሆነ ያው ማታ ለሊት ላይ ወደ ስድስት ሰዓት ሰባት ሰዓት ላይ ሊርበኝ ስለሚችል ያንን በብዛት ከ አስራ አንድ ሰዓት እስከ አንድ ሰዓት ባለው ምግብ አልመገብም

አዎ ቤተሰቦቼ በጣም ደስ የሚሉ ቤተሰብ ነው ያለኝ። ከልጅነቴ በተለይ ከህፃን እንደነበር ከእነሱ ጋር ነበር ስኖር የነበረው። አሁን ያው በትምርት ምክኒያት እና በስራ ምክኒያት ከነሱ ጋር ተነጥያለው ግን። በጣም ደስ የሚል ቤተሰብ ነው ያለኝ። ያው አሁን ያው በአመት ባል ምናምን እነሱጋ ሄጄ የማክብርበት እና የምሳተፍበት ነገር ነው ያለው። አሁን እንደዚያ ነው ደስ የሚል ነገር

መተግበሪያዎችን በጣም ነው የምወርደው የምጠቀመው በተለይ አሁን ስልኮቻችንን ራን የሚያደርጉልን ብዙ በስልኮቻችን የምንጠቀማቸው ብዙ መተግበሪያዎች አሉ። እነሱን እየወረድን በጣም ነው የምንጠቀመው እኔ በተለይ እጠቀማለሁ። ለምሳሌ ከማንኛውም ብዙ ነገሮች አሉ ቴሌግራም አሉ ዋትሳፕ ብዙ ፕላትፎርሞች አሉ። በመተግበሪያ የምንጠቀማቸው እነሱን ጎግል እስቶር ላይ በማውረድ እየተጠቀምን እንገለገልባቸውለን በጣም አስፈላጊ ነገሮች ናቸው ተብሎ ነው የሚታሰበው። እ እ ግዴታ ነው። ሲጀመር መተግበሪያዎች አሁን ስልክ የተጠቀመ ሰው አንድ ሰው ስልኩን እየተጠቀመ ያለ መተግበሪያ ምንም ማድረግ አይችልም። መተግበሪያ በደንብ በደንብ ነው የምንጠቀመው። መተግበሪያ አወርዳለሁ እጠቀማለሁ በተለይ አንዳንድ ለ ኮምፒውተር የሚሰሩ መተግበዶችም አሉ እነሱንም እየወረኩ እጠቀማለሁ። ያው የለመድኩትና የማደርገው ነገር ነው። በየቀኑ ምንም አዲስ ነገር የለውም። ያው ግልጽ እና እውነተኛ ነገር ነው። ይሄ አዎ በትክክል

አዎ እነዚህ ነገሮች በጣም የተለመዱ ነገሮች ናቸው። በተለይ በአካባቢያችን ላይ የተበላሹ መንገዶች ሊኖሩ ይችላሉ። ለትልልቅ ሰዎች ለሽማግሌዎች ለአሮጊቶች ሲያልፉ የሚጥላቸው መንገድ ወይም የሆነ ጭቃ የበዛበት ከሆነ እነዛን መንገዶች ይሄ ማስተካከል ስራ ልንሰራ እንችላለን። እዛ ላይ የመሳተፍ ነገር በብዛት የተለመደ ነው የህብረተሰቦች ይሰበሰብና ተሰብስበን ያንን መንገድ እናስተካክላለን። ቦይ ጠረጋ ሊኖር ይችላል እነዛ እነዛ ነገሮችን ስናደርግ በጋራ የምንሰራቸው ስራዎች ናቸው። እነዛ እነዚህ በተለይ ወደ እኛ አካባቢ ስንመጣ፣ ያው ይሄ ተባብሮ የመስራት ልምዱ በገራ የመስራት በደቦ የመስራት ነገር ያለ ነው ይሄ ደግሞ እንደ በጎ አድራጎት ነው የሚቆጠረው። ምክንያቱም አንድ ሰው ለምሳሌ የሆነ መንገድ ላይ ወጣቱ እንደፈለገው የሚሮጡበት የሆነ መንገድ ለሽማግሌዎች የሚያስቸግር ከሆነ ግን ያንን ሄደህ እዛ ላይ ተሳትፈህ የምታስተካክል ከሆነ ከጓደኞችህ ጋር ከህብረተሰቡ ጋር ይሄም ያው እንደዛ የሚቆጠር ስለሆነ በትክክል ጥሩ ነገር ነው

የስራ ጊዜ በእኛ አካባቢ በብዛት የተለመደው የመንግስት ስራ ወይም በከተማ የሚሰሩ ስራዎች ከሆነ ከሁለት ሰዓት ጀምሮ እስከ አስራ አንድ ሰዓት ባለው ነው የተለመደው። ወደ ገጠር ወደ እኛ ጋር ስንመጣ ግን። ያው ደስ ባለ ሰዓት ሄደህ መስራት ትችላለህ። ያው ስራው ስለሚከብድ ያው ስራህን ባግባቡ ቶሎ ልትጨርሰው ስለማትችል ያው ቀድመህ አስራ ሁለት ሰአቱን ተነስተህ ሊሆን ይችላል ሌሊትም ሄደህ የምትሰራበት ሁኔታ ይኖራል። እንሰራለን እንደዛ። ለምሳሌ አጨዳ ሲኖር ምናምን እነሱ እኛ ሰብሰብ ብለን ጨረቃ ካለች በተለይ ሌሊት ሄደን የምናጭድበት ሁኔታ ይኖራል። ያው በተለይ አዛዣ ስለሌለብህ የራስህን መንገድ ሰለምትከተል በፈለገ ሰዓት ሄደህ ትሄዳለህ። አንዳንድ ጊዜ ደግሞ በዓላቶች ይኖራሉ የበአላቶች ጊዜ ያው የምንሰራቸው ስራዎች በዛት ይቀንሳሉ። በዓል እስካልሆነ ድረስ ግን በፈለገ ሰዓት ሄደህ መስራት ፍላጎት እስካለህ ድርስ ሄደህ ትሰራለህ። ፍላጎትም ባይኖርህ ራሱ ያው ስራህ ስለሚዝረከረክ ለሊትም ቀንም ብለህ የሚጨርስ ግዴታ ይኖርብሃል። ስለዚህ ሰዓት ገደብ በብዛት አይኖረውም። ያው ለሊት ላይ እስካልሆነ ድረስ

ለማንኛውም ሰው በብዛት እኛ አካባቢ ያው የምኝታ ሰዓታችን ማታ ነው። ማታ ማለት ከሁለት ሰዓት እስከ አስራ ሁለት ሰዓት ባለው ነው። ያው እዛኛው ሰው ሚተኛው እኔም እንደዛው ነው ምተኛው ስለዚህ ያው የስራ ሽፍት እስከለለበት ድረስ በተለይ መንግስት ተቋማት ላይ አንዳንድ ድርጅቶች ላይ ስሰራ ቀድማ ገብታ ምሰራበት ሁኔታ ይኖራል እእእ ከዛ ውጭ ግን አብዛኛው ሰው እንቅልፍ እስከወሰደው ድረስ ሚወስደው በብዛት ሚወስደዉም የኛ ህብረተሰብ ቀን ከመተኛት ይልቅ ማታ ነው ሲተኛ ነው ያው እንቅልፍ ሚመጣልህ ጥሩ እንቅልፍ ልተኛ ምትችለው ለሊት ላይ ነው ስለዚህ እኛ በብዛት የምንተኛው ለሊት ነው። ማለት ይቻላል። በቃ ጠቅላላ አብዛኛው ህብረተሰብ ያንን ነው የሚጠቀመው እኔም እንደዛው ነው።

አዳዲስ ስራ ግንኙነቶችን እፈጥራለሁ ነው የሚለው። አዳዲስ ስራ ግንጉነቶቺን በብዛት እፈጥራለሁ እንደውም ከብዙ ጓደኞች ጋር። የተለያዩ ስራ ከሚሰሩ ጓደኞቼ ጋር። አዲስ ስራ ለመስራት ብዙ ጊዜ የማደርገው ሂደት እና ጥረት አለ። ያ ነው

በጀት የራሴን በጀት አስተዳድራለሁ በጀት አስተዳድራለህ ወይ ለሚለው ጥያቄው? በጀት የራሴን በጀት አስተዳድራለሁ። ያው በተለይ እንዴት ማውጣት እንዳለብኝ ገቢየን የገቢ መንገዶችን። የወጭ መንገዶችን አይቶ። ሁለቱ የተቃኑ ሆነው እንዲሄዱ የማደርግበት ልምድና ሂደት አለ። ስለዚህ በጀት መተዳደር ያለበት ነገር ነው ግልጽ ነው

በፍጥነት የመጻፍ ልምድ አለኝ። አዎ እጽፋለሁ በ እንደውም ኪቦርድ ላይ ያው ብዙ ልምድ ስላለኝ ያው የኮምፒውተር ኪቦርድ ላይ በብዛት በፍጥነት የመጻፍ እና ጽሁፍ። በብዛት የመጻፍ ልምድ አለኝ። ያው ደጋግመህ የምጽፍ ከሆነ ያው የመተየብ አቅማህ እየጨመረ ነው የሚሄደው።

የተለያዩ ስልጠናዎችን እወስዳለሁ አዎ ስልጠና ትወስዳለህ ለሚለው የተለያዩ ስልጠናዎችን እወስዳለሁ አንዳንድ ጊዜ ያው ትምህርታዊ ስልጠናም ሊሆን ይችላል። የአካላዊ ማለት በተግባር የሚሰሩ ስልጠናዎችም ሊሆኑ ይችላሉ። እነሱን በብዛት እየወሰድኩ ነው። አንዳንድ ጊዜም ያው በአጋጣሚ ሳገኝ ስልጠናዎችን እወስዳለሁ። ምክንያቱም እነዛ ስልጠናዎች ለተለያዩ ነገር ይጠቅማሉ። በህይወትህ ስትኖር ያው አንዳንድ ነገርም ስለሚያስፈልግህ ስልጠና በብዛት እወስዳለሁ። ትክክል ነው

ምን እያደረክ ነው በብዙ ህዝብ መካከል መሆን ይመቸኛል በብዙ መካከል ማውራት መናገር እንደዚህ እንደዚህ ያሉ ነገሮች የሚያስደስቱኝ ነገሮች ናቸው። በተለይ አደባባይ ላይ ወጥቶ መድረክ ላይ ወጥቶ የመናገር ሁኔታው ደስ የሚል ነው። ታዋቂነት ይሰጣል። በተለይ የምትናገራቸውን ነገሮች አውቃህና በተግባር የምታደርጋቸውን ነገሮች በመሬት አውርደህ የምታወራቸው ከሆነ። እነዛ በጣም ደስ የሚሉ እና ተግባራዊ የሚሆኑ ነገሮች ሲሆኑ። ተቀባይነት ም ይኖርሀል ሥለዚህ አሪፍ ነገር ነው